ወደ የትኛው? ቦታ ተጉዘህ ታውቃለህ ብዙ ቦታዎች ተጉዤ አውቃለሁ። ለምሳሌ ወደ ሰሜን ወደ ደቡብ ወደ ምስራቅ ወደ ምዕራብ የተለያዩ ቦታዎች እ ተጉዤ አውቃለሁ። የተለያዩ ሃይማኖታዊ እ

የድምጽ መልእክት ትልካለህ? አዎ የድምጽ መልእክት እልካለህ ብዙ ጊዜ። በስራ ጉዳይ ሌላ ደግሞ በቤተሰብ በተለያዩ የምፈልጋቸው ጥያቄዎች። በሚኖሩ ሰዓት የምጽሐፍበት ሁኔታ ባልተመቻቸ ጊዜ ወይም ደግሞ። ሰዎቹ ማንበብ መጻፍ የማይችሉ ከሆነ

የትንኝ መረብ ትጠቀማለህ? አዎ እጠቀማለሁ ብዙ ጊዜ የወባ ትንኝ ብዙ ጊዜ እኛ አካባቢ የተለመደ ነው። ውሃማ አካባቢ ነው ስለዚህ በደንብ አድርጋ። ትንኝ ትራባለች በተለይ ደግሞ ብሎኬት ያለበት ቤት። ትንኞች እና ሸረሪቶች ይወዳሉ

የስራ ግምገማ ትደረግ ትደረግልሃል ተደርጎልሃል? አዎ ተደርጎልኛል። ብዙ ጊዜ በየ በየሩብ ወሩ በሩብ አመት ወይም በየሶስት ወሩ የስራ ግምገማ ይደረጋል። ምን እንደሰራው እቅዴ ምን እንደነበረ ምን እንዳገኘው

ማበሰል ትችላለህ? አዎ እችላለሁ ቤት አብስዬ የምበላው እኔ ነኝ ሁሉንም ነገር አትክልት መስራት እችላለሁ ቀይ ወጥ መስራት እችላለሁ አልጫ ወጥ መስራት እችላለሁ ዶሮ አርስቶ መስራት እችላለሁ የተለያዩ ምግቦችን ከተለያዩ አታክልቶች ፍራፍሬዎች ስጋዎች

የጫማህ ቁጥር ስንት ነው? የኔ የጫማ ቁጥር ሰላሳ ሰባት ነው። ሰላሳ ሰባት ቁጥር አደርጋለሁ። ብዙ ጊዜ ሽፍን ጫማዎች ደስ ይሉኛል። ሽፍን ፍላት ሆነው ሶል የሌላቸው እና ደግሞ ቅርጻቸው ሹል ያልሆኑ ከበብ ያሉ ፊት ለፊታቸው ላይ እወዳለሁ በጣም።

በስራ ቦታ ጓደኛ አለህ አዎ አለኝ እጅግ በጣም ብዙ። ጓደኛ አለኝ ግን በጣም ጥብቅ ጓደኞቼ ሁለት ናቸው። እነሱም አንዳንድ ስራ ክፍተት በሚኖር ሰዓት ይሸፍኑልኛል እኔም የነሱን እሸፍናለሁ በተራ ተራ በመተጋገዝ። እየተረዳደን

የምትወደው ፍራፍሬ ምንድነው? የምወደው ፍራፍሬ ብዙ ጊዜ በጣም የምወደው እኔ ሙዝ ነው ሙዝ በጣም ነው የምወደው። ግን ብዙ አይነት ፍራፈሪዎች አሉ ማንጎ አለ ሙዛ አለ አቡካዶ አለ ሽንኮራ አለ። አፕል አለ። እነዚህን የመሳሰሉ ፍራፎች አሉ።

በመስመር ላይ ቪዲዮ ትመለከታለህ? አዎ እመለከታለሁ። ሁሌ ግን አይደለም አንዳንዴ ከስራ መልስ። በተለይ በተለይ ደግሞ ቅዳሜና እሁድ ከስራ መልስ ወይም ደግሞ ማታ ማታ እረፍት በምሆን ሰዓት በመስመር ላይ ቪዲዮ እመለከታለሁ።

ሁለት ቋንቋ እችላለሁ አንደኛ አማርኛ ነው ሁለተኛው እንግሊዘኛ ነው በእርግጥ በአለም ላይ በጣም ብዙ ቋንቋዎች አሉ። እኔ ግን በብዛት የምችለው አማርኛ በደንብ እችላለሁ እንግሊዘኛም በደንብ አድርጌ እችላለሁ ያው እንግሊዘኛውን ያገኘሁት በትምህርት ነው። አማርኛውን ደግሞ በመወለድ ነው።

የምታውቀው አንድ ምሳሌ ንገረኝ ብዙ ምሳሌያዊ ንግግሮችን አውቃለሁ። የቆጡን አውርድ ብላ የብብቷን ጣለች የነ ቶሎ ቶሎ ቤት ግርግዳው ሰንበሌጥ ሲሮጥ የታጠቁት ሲሮጡ ይፈታል። አውጡኝ አውጡኝ ብላ አውርዱኝ አለች ሁልት እግር አለኝ ተብሎ ሁልት ዛፍ አይወጣም። በጣም ብዙ ምሳሌያዊ ንግግሮችን አውቃለሁ።

መዝገቦችን ታስቀምጣለህ? አዎ አስቀምጣለሁ። እኔ በተፈጥሮዬ ብዙ ነገሮችን በመጽሐፍ እና በቀን ተቀን ውሎዬን በመመዝገብ እታወቃለሁ እና እያንዳንዱን የቀን እንቅስቃሴዎቼን መዝግቤ አስቀምጣለሁ።

መስኮትህን ክፍት ትተዋለህ? አዎ ተዋለሁ። እ መስኮት በጣም ለቤት አስፈላጊ ነው አንደኛ ብርሃን የሚገባው የሚወጣው በመስኮት ነው። ሁለተኛ ቤት ከታፈነ ሽታ ይኖረዋል። ሶስተኛ ንጹህ አየር አይገባም አራተኛ ጨለማ ይሆናል። ስለዚህ መስኮትን መክፈት በጣም አስፈላጊ ነገር ነው።

ዋይፋይ ትጠቀማለህ አዎ እጠቀማለሁ አሁንም እየተጠቀምኩ ያለሁት ዋይፋይ ነው። ምክንያቱም አንደኛ በዳታ በበየነ መረብ ከሆነ ወጪውም ከባድ ነው የሚሆነው። ስለዚህ ዋይፋይ ትንሽ ከወጪም አንፃር ወጪው ቀንስ ያለ ነው። የሚሆነው

የስራ ጊዜ ገደብ ታስተካክላለህ? ምን ማለት እንደሆነ አልገባ ትክክለኛ የአማርኛ ትርጉም አይሰጥም ግን የስራ ጊዜ ገደብ የስራ ጊዜህን በአግባቡ ትጠቀማለህ? ለማለት ከሆነ፤ የስራ ጊዜ በአግባቡ እጠቀማለሁ። አዎ በሰአቴ ገብቼ በሰአቴ እወጣለሁ።

ብስክሌት ትጋልባለህ? አይ አልጋልብም። አልጋልብም አልችልም ምክንያቱም ያኔ ልጅ እያለሁኝ እ ለምን ለመንዳት ወይም ለመጋለብ በመሞከር ሰዓት ወደኩኝ። ስለዚህ እ ከወደኩ በኋላ በቃ መፍራት ጀመርኩ። ከዛ በኋላ ምንም አይነት ብስክሌት ጋልቤ ለመጋለብም ሞክሬ አላውቅም።

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ? አዎ እጽፋለሁ። ያው አንደኛ ዋጋውን ለማወቅ ሁለተኛ መግዛት የፈለኩትን ነገር። ረስቼ እንዳልመጣ ስውቅ ስሄድ ቀድሜ ዝርዝር ጽፌ እሄዳለሁ። እንደዛም ሆኖ ግን አንዳንዴ ከቤት ጽፌ ስሄድ ምረሳቸው እቃዎች አሉ።

በየትኛው መተግበሪያ መልእክት ትላላክ ትልካለህ? ብዙ ጊዜ ካሉት መተግበሪያዎቹ በደንብ የምጠቀመው አዘውትሬ ሁልጊዜ የምጠቀመው ቴሌግራም ነው ቴሌግራም በደንብ አጭቄ መልእክት ለመላላኪያ እጠቀመዋለሁ ከዛ ውጪ ዋትሳፕ እጠቀማለሁ።

ደብዳቤ መጻፍ ትወዳለህ? አዎ እጅግ በጣም ደብዳቤ መጻፍ ደስ ይለኛል በተለይ ደግሞ ለጓደኛ ሩቅ ላለ ሰው እና ደግሞ ለትንንሽ ልጆች እንደዚህ ደብዳቤ መጻፍ በጣም የሚያስደስተኝ ነገር ነው። እና ደብዳቤ ደግሞ ብዙ ነገሮች ይገለጹበታል